ምግቤን ለሌሎች ማካፈል በጣም ነው የምወደው ከእኔ ይልቅ እንደውም ሌሎች ሲበሉ ደስ ይለኛል። አስተዳደጋችንም በእንደዚህ አይነት ሁኔታ ነው። ከወንድሞቼና እህቶቼ ጋር ስንመገብ። መጀመሪያ እነርሱ መብላታቸውን እነርሱ መጥገባቸውን ነው የማየው። በጎረቤትም እንደዚሁ። ያደግንበት ማህበረሰብ የሚተሳሰብ ማህበረሰብ ነው። አንዱ ለሌላው ያካፍላል። ስለዚህ ከዚያ የተነሳው የእግዚአብሔርም ተጨምሮበት ምግቤን ለሌሎች ማካፈል በጣም ነው ደስ የሚለኝ። ምናልባት የማይበቃ መስሎ ከታየኝ እኔ እንደጠገብኩ ሆኜ ሌሎች እንዲበሉ እተውላቸዋለሁ እሰጣቸዋለሁ። እና ያንን ሳደርግ እኔ ሆዴን ቢርበኝም በመንፈስ የማገኘው እርካታ ውስጤን ያጠግባዋል ደስ ይለኛል። እና ምግቤን ለሌሎች ማካፈል እወዳለሁ። ከማካፈልም ባሻገር መስጠትም ደስ ይለኛል እሰጣለሁኝ። ምግቡ በቂ ሆኖ ካልተገኘ ደግሞ ገንዘብ ካለኝ ገንዘብ እሰጣለሁ ጨምሬ በገንዘብ ገዝተው እበሉም ጭምር። ይሄ ደግሞ የፍቅር መገለጫ ነው። የእግዚአብሔር ፍቅሩን የገለጠው ኢየሱስ ክርስቶስን ለእኛ በመስጠት ነው። እኛም ደግሞ ሌሎች ያለንን ፍቅር ከምንገልጽበት መንገድ አንዱ በመስጠት ነው። ከምንሰጣቸው ነገሮች ደግሞ ለምሳሌ ለራባቸው ሰዎች ምግብን መስጠት የምንመገበውን ማካፈል ይሄ ትልቅ እግዚአብሔርን ደስ የሚያሰኝ መልካም የሆነ ስራ ነው። እና ይህንን በማድረጌ እኔ በጣም ደስተኛ ነኝ። ሁልጊዜ ደግሞ ይሄን ለማድረግ እተጋለሁ። እኔ አስተዳደጌም እንደዚህ ሆኖ ኧርቦኝ ሰዎች ሲያካፍሉኝ ከራቢሄ ስመለስ ስጠገብ የሚሰማኝን ስሜት እና የሰጠኝ ምግቡን ያካፈለኝ ሰው በማካፈል የሚያገኘውን የደስታ እርካታ ሳስብ ያንን ነገር ለኔም እንደሚገባኝ አድርጌ በማሰብ ያደኩ ስለሆነ ቤተሰቤም ማህበረሰቤም በእንደዚህ አይነት ሁኔታ ያደገን ስለሆነ መስጠት ደስ ይለኛል። ከዛ በተጨማሪ በክርስቶስ የስማምኜ የዳንኩ ስለሆነ እርሱ ደግሞ ፍቅርና የፍቅር ምንጭ ስለሆነ ፍቅር መገለጫው ደግሞ በመስጠት ነው። መስጠቱ ደግሞ ለመታበይ ለታይታ ሳይሆን ፍቅርን ለመግለጥ የሚሰጥ ስጦታ ነው። በተለይ ምግብን ማካፈል የውስጥን ማካፈል የውስጥን ደስታና የውስጥን ፍቅር የማካፍል ስለሆነ እጅግ በጣም ደስ እያለኝ ነው የምመገበው የምመገበውን ምግብ የማካፍለው። እና ምግብ ለሰዎች እኔ የምመገበውን ምግብ ማካፈል እጅግ በጣም ደስ ነው የሚለኝ በዛ እርክት እላለሁኝ። እና ፈጣሪም ደግሞ በዚያ ደስ ይሰኛል በድላትንም ይሰጣል። ነገር ግን ሲሰጥ ግን ዋናው የውስጥ ሀሳቤ ፍቅሬን ለመግለጽ ነው። እና ሰዎች ከእኔ ይልቅ እነርሱ እንዲጠግቡ እነርሱ እንዲበሉ እነርሱ እንዲረኩ ነው የምፈልገው። እና መግብን ለሌሎች ማካፈል በጣም ነው የምወደው።

ማቅረቢያ ማድረግ የምግብ ማቅረቢያ ከሆነ እችላለሁ። ለምሳሌ ጠረጴዛ ላይ የ ለምግብ መመገቢያ የሚያስፈልጉ መጀመሪያ በጠረጴዛው ላይ ላስቲክ አነጥፋለሁ። ከዚያ በኋላ የምግብ ሳህኖችን አቀርባለሁኝ። እና ምግብ ማቅረቢያ ሳህኖችን በየቁጥራቸው በሚመገቡት ሰዎች ቁጥር ልክ የምግብ መመገቢያ ሳህን ማቅረቢያን እደረድራለሁኝ። ከዚያ በኋላ ምናልባት የሚመገቡት በሹካና በማንኪያ ከሆነ ሹካና ማንኪያውንም አስተካ ማቅረቢያዎችን ሁሉንም እደረድራቸዋለሁ። ለተመጋቢዎቹ በሚመቸው ሁኔታ በሚመገቡበት ሰዓት ደግሞ የምግብ እንጥብጣቢ ልብሳቸውን እንዳያበላሽ ደግሞ ያንን ቆሻሻ መከላከያ ጨርቅ እንደ ማህረብ የሚመስል ፎጣ የሚመስል ለዛ የተዘጋጀውን ጨርቆችንም አስተካክዬ አቀራርባለሁ እና አስተካክላለሁ። እንደውም ከዛ ባለፈ ከማቅረቢያ ባሻገር የሚቀርበውንም ምግብ ማብሰልም እችላለሁ። ምግብ አብስዬ ማቅረቢያን አስተካክዬ መመገብም እችላለሁኝ ያ ልምዱ አለኝ። ይህንን ልምድ ያካበተኩት ከዚህ በፊት ዩኒቨርሲቲ በነበርኩበት ጊዜ ለራሴ አብስዬ እበላ እመገብ ስለነበረ ነው። ከዛ በተጨማሪ ደግሞ ትዳር ከመሰረትኩኝ በኋላ ባለቤቴም ስላስተማረችኝ ምግብ ማብሰል ማቅረቢያ ማስተካከል እና እንግዳ ማስተናገድ በደንብ እችላለሁኝ። እና በጥሩ ሁኔታ ነው። የምግብ ማቅረቢያውን አስተካክዬ አዘጋጅቼ ሰዎች ለመብላት ደስ ብሏቸው ሊበሉ የሚችሉበትን ሁኔታ አስተካክዬ እጄ ማስታጠቢያ መታጠቢያ ቤት ካለ እዛ ሄደው እንዲታጠቡ አደርጋለሁ። ካልሆነ ደግሞ የእጅ ማስታጠቢያ ውሃ አምጥቼ አስታጥቤ የምግብ ማቅረቢያውንም ሁሉንም። አስተካክዬ በጥሩ ጥሩ አድርጌ አዘጋጅቼ ሊመገቡ የሚመች የሚችሉበትን ደስ ብሏቸው የሚመገቡበትን እየተጫወቱ የሚመገቡበትን ጠረጴዛ ወንበር የመመገቢያ እቃዎች የሚጠጡ መጠጦች በእርግጥ እኛ ቤት አልኮል አንጠጣም። የምንጠጣው አልኮልነት የሌለው መጠጥ ነው። ውሃ ወተት ጭማቂ ጁሶች እና እንደ ማልታ አይነት አልኮልነት የሌላቸው ወይኖችን እነሱን አዘጋጅቼ ሁሉንም በአግባቡ በመልክ በመልኩ አቅርቤ አስተካክዬ። እንግዶቹን ማስተናገድና ማብላት እችላለሁ። ስለዚህ ማቅረቢያን በሚመለከት እኔ በጥሩ ሁኔታ ማቅረቢያን አስተካክዬ። እንግዶችን ለማስተናገድ የተለያዩ ኩነቶች ወይም ደግሞ በዓላት በሚኖሩበት ጊዜ ቤተሰቤንም ሆነ እንግዶች ጋብዘን ከሆነ እንግዶችን ለማስተናገድ ማቅረቢያን ማድረግ ማስተካከል በጥሩ ሁኔታ ማዘጋጀት እችላለሁ።

ስማርት ፎን አዎ እጠቀማለሁኝ። ስማርት ፎን በጣም ነው የምጠቀመው። ፎን የቅንጦት መሳሪያ ሳይሆን የቅንጦት እቃ ሳይሆን እጅግ መሰረታዊ የሆነ መሳሪያ ነው። ስልክ እንደውልበታለን። የጽሁፍ መልእክት እንልካለን። እንቀበልበታለን። የድምጽ መልእክት እንልክበታለን። እንቀበልበታለን ገንዘብ እንቀበልበታለን። ገንዘብ ክፍያዎችን እንፈጽምበታለን የተለያዩ ዜናዎችን ኢንተርኔት- አገናኝተን የመስመር ላይ ዜናዎችን እንሰማበታለን። የተለያዩ ስልጠናዎችን በዩቲዩብ አማካኝነት የተለያዩ ስልጠናዎችን የተለያዩ ቪዲዮዎችን እናይበታለን። እንደ ካልኩሌተር የሂሳብ ስራ እንሰራበታለን የማይሰራው ስራ የማይሰጠው አገልግሎት ስለሌለ ስማርት ስልክ እጅግ በጣም አስፈላጊ ስለሆነ ስማርት ፎን እጠቀማለሁ። ሰዎች ሁሉ ደግሞ- ሊኖራችሁ ያስፈልጋል ብዬ የማስበው መሳሪያ ነው። ልክ ለእኛ ለሰውነታችን ምግብ :አየር :ውሃ እንደሚያስፈልገን ሁሉን ለኑሮዎችን ደግሞ- ትልቁ መሳሪያ ስማርት ፎን ነው። እኔ አሁን እየተጠቀምኩ ይሄንንም ድምጽ እየቀደሁበት ያለው በስማርት ፎን ነው። አይፎን ኤክስኤስ ማክስ የሚባል ስማርት ፎን ነው። ከዚህ በፊት የሳምሰንግ ኖት ስሪ የሚባል እጠቀም ነበረ። በሁለቱ መካከል ያለው ልዩነት በደንብ ያስተዋልኩት ከደህንነት አንፃር ይሄኛው በጣም ጥሩ የሆነ ስማርት ፎርም ነው። ያኛው ከባትሪ አንፃር- ባትሪ አጠቃቀም ላይ ባትሪ ለረጅም ጊዜ ይቆያል የሳምሰንግ ኖት ስሪው። ለለዥም ጊዜ ይቆያል። የዚህኛው ባትሪ ግን ቶሎ ቶሎ ያልቃል። ነገር ግን ሁለቱም ስማርት ፎኖች ናቸው። ሁለቱም የሚገርሙ- ሰፊ ተነግሮ የማያልቅ አገልግሎት የሚሰጡ መሳሪያዎቼ ናቸው። እና ስማርት ፎን በጣም ነው የምትጠቀመው። ለምሳሌ:- አላርም አስተካክዬ ሰዓት ሞልቼ በሰአቱ ላደርግ የሚገባው ተኝቼ ከሆነ ይቀሰቅሰኛል። ሰዓቱ እየጮኸ- የማንቂያ የማንቂያ ሰዓት አስተካክዬ ማለት ነው። እና ተነግሮ የማያልቅ አገልግሎቶችን ይሰጣል። ብዙ ጊዜ ስብሰባዎችን ከቤት ሆኜ የተለያዩ ስብሰባዎችን በስልካችን አማካኝነት በዋትሳፕ መተግበሪያ ሊሆን ይችላል- በቴሌግራም መተግበሪያ ሊሆን ይችላል። በዙም መተግበሪያ ሊሆን ይቻላል። ስብሰባዎች ከውጭም ከሀገር ውስጥም ካሉት ሰዎች ጋር በተለያዩ ጉዳዮች ስብሰባ በምናደርግበት ሰዓት ስማርት ፎን ነው የምጠቀመው። ፎቶ አነሳበታለሁ። በስማርትፎኔ ቪዲዮ እቀርጽበታለሁ። በስማርትፎኔ- ለማስተማር የተለያዩ መተግበሪያዎችን ከፍቼ ልጄን ማጠናከሪያ ትምህርት በስማርት ፎን አማካኝነት አስተምራለሁኝ። በስማርትፎን አማካኝነት ደግሞ ክፍያዎች ለምሳሌ የመብራት ክፍያ የኢንተርኔት አገልግሎት ክፍያዎችን እፈጽማለሁ። ለጓደኛዋ ለቤተሰብ ልዩ ልዩ-- ኩነቶች ላይ ክፍያ መክፈል ሲኖርብኝ ክፍያዎችን በስማርትፎን አማካኝነት እፈጽማለሁ። ብቻ ስማርትፎን ተዘርዝሮ የማያልቅ ሰፊ አገልግሎት የሚሰጥ እጅግ በጣም መሰረታዊ የሆነ መሳሪያ ነው። እና እኔ እጠቀማለሁ። ሌሎችም ሁሉም ቢኖራቸው አስፈላጊና ለህይወታቸው ጠቃሚ ነው ብዬ አስባለሁ።

የሽያጭ ግቦች አሉን። በርግጥ የሽያጭ ግቦቹ እኔ ለብቻዬ ያዘጋጀሁት ሳይሆን በመስሪያ ቤታችን እንደ መስሪያ ቤት አመታዊ እቅድ አውጥተን ይህን ያህል መሳሪያ አምርተን መሸጥ አለብን ብለን የምናስቀምጠው ግብ አለ። ያ ግብ ከባልደረቦቼ ጋር ልንተገብረው የሚገባ የኔም ድርሻ የሆነ ግብ ነው። የሽያጭ ግብ እና ያንን ለማሳካት እያንዳንዱ ክፍል የተሰጠውን ስራ በተሰጠው ጊዜ በተሰጠው በተቀመጠ ጥራት እና በተፈቀደለት በጀት መጨረስ ስለሚጠበቅበት ያንን የሽያጭ ግብ ለማሳካት እኔ ከባልደረቦቼ ጋር እሰራለሁኝ። እቅድ አውጥተን ምን ስራ መቼ በምን አይነት ጥራት በምን ያህል ወጪ መሰራት እንዳለበት እቅድ እናወጣና በእቅዱ መሰረት በመስራት ይህንን የሽያጭ ግብ ለማሳካት እተጋለሁኝ ማለት ነው። እና የሽያጭ ግቦች የተቀመጡት በመስሪያ ቤቱ ደረጃ ሲሆን ይህንን ግብ ለማሳካት ደግሞ ሁሉም ባለድርሻ አካላት ባለድርሻ ክፍሎች የየድርሻቸውን ይወጣሉ። ለምሳሌ እኔ የምሰራው የጥሬ እቃ አቅርቦት ክፍል ውስጥ ስለሆነ ለምሳሌ ለሽያጭ የተቀመጠው ወይም ደግሞ መጠን ያንን ለማሳካት ለዛ የሚያስፈልጉት ጥሬ እቃዎችን በእቅድ ግዢ እንፈጽማለን ከግዢው ጋር በተገናኘ የሚሰሩ ብዙ ስራዎች አሉ ለምሳሌ የአቅራቢ መረጣ እናደርጋለን ከሚያቀርቡት እቃ ናሙና ወስደን ናሙናውን ጥራቱን እንፈትሻለን። ዋጋ እና እናወዳድራለን ያንን ካደረግን በኋላ የተመረጠውን አቅራቢ በአካል ተገኝተን የምርት ሂደቱን እናያለን። ምክንያቱም ናሙና በጥሩ ሁኔታ ልኮ ከዛ ቀጥሎ የምንገዛውን ብዛት ያለውን መጠን ደግሞ ዝም ብሎ በወረደ ጥራቱ ዝቅተኛ በሆነ መንገድ እንዳያማርት የምርት ሂደቱን በአካል ተገኝተን ሄደን አይተን ጥራቱ የተጠበቀ በተስማማንበት ዋጋ በተስማማንበት ጊዜ እንዲያቀርብ ውል ገብተን ተፈራርመን እንዲመረትና እንዲቀርብልን እናደርጋለን። ይሄን ሁሉ የምናደርገው የሽያጭ ግቦችን ለማሳካት የኛን ክፍል የስራ ድርሻ ለመወጣት ነው። ለምሳሌ እኛ ክፍል የስራ ድርሻ ቢዘገይ እንደተፈለገው ባይሄድ ጥሬ እቃዎቹ ባይቀርቡ ምርቱ አይመረትም የሽያጭ ገቡም ሊሳካ አይችልም። ስለዚህ የሽያጭ ግቡ እንዲሳካ የኛ ክፍል የተሰጠውን የስራ ድርሻ በአግባቡ በትክክል በጊዜው መፈጸም ይኖርበታል። እና ይህንን አድርገን በጋራ የምናሳካው የሽያጭ ግቦች አሉ ማለት ነው። እና የኔም እንደ እንደ ክፍል ሰራተኛ እኔም ያ የሽያጭ ግብ ስለሚመለከተኝ ከባልደረቦቼ ጋር ይሄንን እፈጽማለሁ ማለት ነው።

በቀን የምጠጣው ውሃ ከአንድ ሊትር ተኩል እስከ ሁለት ሊትር ተኩል ይሆናል። ይህንን የምጠጣበት ምክንያት አንደኛ ስለሚጠማኝ እና ጠምቶኝ ስለምጠጣ ነው ሁለተኛ ነገር ደግሞ ለጤናዬ ውሃ አስፈላጊ ነው ብዬ ስለማምን ነው። ዝቅተኛ አንድ ሊትር ተኩል ነው ከፍተኛ በአብዛኛው ሁለት ሊትር ተኩል ድረስ እጠጣለሁ። ይህም ውሃ ከቧንቧ የመጣና ቤቴ ውስጥ ባለ በማጣሪያ የተጣራው ውሃ ነው። አልፎ አልፎ የቧንቧ ውሃ ሲጠፋ ከሱቅ የታሸገው ውሃ ገዝቼም እጠቀማለሁኝ። እና በየትኛውም አማራጭ የማገኘውን ውሃ በቀን ቢያንስ አንድ ሊትር ተኩል ቢበዛ ደግሞ ሁለት ሊትር ተኩል ውሃ በየቀኑ እጠጣለሁ። ውሃ እጅግ ሲበዛም ለጤና ጥሩ እንዳልሆነ ባለሙያዎች ይናገራሉ። ውሃ ደግሞ ማነስም በየቀኑ የምንጠጣው ውሃ ለሰውነታችን ቢያንስ ያስፈልግ ያስፈልጋል ተብሎ ስለሚገመት ስለሚታወቅ ሀኪሞችም ስለሚመክሩ ውሃ መጠጣት ስለሚመከር በዚህ ምክርና እኔም ስለሚጠማኝ ውሃ ይሄን ያህል እጠጣለሁኝ። እና ቅድም እንዳልኩት ዝቅተኛው አንድ ሊተር ተኩል ነው ከፍተኛው ሁለት ሊተር ተኩል ነው። በእርግጥ በመሃል ሌላም በውስጣቸው የውሃ ይዘት ያላቸው ወተት ለምሳሌ እጠጣለሁ። እና ወተት ሰውነችን ውስጥ ከገባ በኋላ ሲጣራ በውስጡ የውሃም ክፍል ስላለው ያም አንድ ግብአት ይሆናል ልክ እንደዚሁ የምንመገበው ምግብ ውስጥም ውሃ አለ። ስለዚህ በምግብም በተለያዩ በምንጠጣቸው መጠጦችም አማካኝነትም ወደ ሰውነታችን የሚገባ የውሃ ንጥረ ነገር አለ በውሃ ብቻ ሳይሆን ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ለሰውነቴ የሚያስፈልገው ውሃ በአግባቡ እንዲቀርብ ለማድረግ ጥረት አደርጋለሁ። ብዙ ጊዜ ባለሙያዎችም ለሰውነታችን ውስጥ ለእያንዳንዱ የሰውነት ክፍል ውሃ አስፈላጊ ስለሆነ በውጭ በኩል ለቆዳችንም እጅግ ጠቃሚ ስለሆነ ውሃ መውሰድ እንዳለብን ይመክራሉ። በርግጥ ደግሞ ከልክ በላይ መውሰድም እሱም ለጤና የማይመከር መሆኑንም ይህንንም አጥብቀው ሙያዊ ሀሳብ ይሰጣሉ። ከዚህ የተነሳና ራሱ በተፈጥሮ ውሃ ሲጠማን የውሃ ጥም ስሜት ስለሚኖረን በዚያ ምክንያት እጠጣለሁ። ሁለተኛ በሀኪሞች ምክር መሰረት ለሰውነቴ ሲጠማኝ ብቻ ሳይሆን አስፈላጊ የሆነ መጠን እንዳያንስ እንዳይጎድልበት እጠጣለሁ። እና አማካይ ተብሎ በሚመከረው መሰረት እኔ በቀን ቢያንስ አንድ ሊትር ተኩል ቢበዛ ደግሞ ሁለት ሊትር ተኩል ውሃ በየቀኑ እጠጣለሁኝ።